አዎ በጣም ነው የምደራደረው በጣም ነው የምደራደር እፈልጋለው ምክንያቱም በትግራይ ላይ ብዙ የነጋዴዎች አጭበርባርዎች አሉ። ካልተደረግክ ካልተደረግክ ካልተ መደራደር ገበያ ደመ ካልተደራደርካቸው ብዙም አይሰሙም። በዋጋው ላይ መጨመር በብዙ ነገሮች የሚታወቁ ስላሉ በዛ ላይ ስለሚያስቸግሩ ሰዎችን እንደ እንደ እንደራደር የሚጋብዝ በዝያ ምክንያት ነው ማለት ነው። ሁሌ እንደዛ ሳደርግ ደግሞ ለራሴ በብዙ ነገሮች እንድጠቀም አድርጎኛል። በገበያ ለመዳራዳት ስትደራደር በብዙ ነገር ራስህን ያለውን ገበያ ደግሞ ወላደህ መዳራደስ ብቻ ሳይሆን ያለውን ገበያ በብዙ በልክ በብዙ ቦታ ሄደህ አይተህ መርጠህ ስትገዛ ለራስህም ጠቃሚ የሆነ ነገር በብዙ ብር ማትረፍ ትችላለህ። ለዛ ካላደረግክ ግን ወዲያውኑ ወደ ማጭበርበርና የድርድር ውስጥ መክባር በውድ ልሸጥልህ ያደርጋሉ እንደዛ ስለሆነ ሁሌም እኔም በንግድ ላይ አንዳንድ ነገሮች ስለምሰማራ የነጋዴዎችን ሴራ ስለማውቅ። ካልተደራደርካቸው በብር ላይ ብዙ እየጨመሩ መግዛት ያለብህን በዛ ልክ እንድትገዛ ስለሚያደርጉ በዛ ልክ ስትገዛ ደግሞ አንተ ተጠቃሚ ሳትሆን ስለምትሆን። በዛ ልክ ማድረግ ስለሌለብኝ ደግሞ ሁሌ በራሴ ላይ እንደዛ ስለማደርግ በራሴ ሁሌ እንደዛ አደርጋለሁ ማለት ነው። ግን መደራደር ግድ ነው ሳትዳራደር ስትቀርብ በብዙው ስትጓዳ ስለሚያደርግብህ እንደዛ ደግሞ መሆን የለበትም ቤየ ስለማምን። ሁሌ በገበያ ሲሄድ መደራደር ግድ ይላል ማለት ነው። አልተደራደርከው ብዙ ምክንያት ተወዶ ስለምትገዛ ነገሮችን ባልፈለከው መጠን እንድትሄድ እና እንድትደር የሚያደርግብህ አንድ ነገር ነው ማለት ነው። ሁሌ ደግሞ እንደዛ ሲሆን አንተ ላይ የሚያጋጥምህ ነገሮችን በዛው ልክ ሰዎችን እንዳይፈቅድብህ በብዙ ምክንያት ነው ሚቀርብህ ነው። መደራደር ግድ ይላል ስትደራደር በብዙ ምክንያት እንድትጠቀም የሚያደርግህ አንድ ጥሩ ነገር ስላለው። ሁሌ ባደረክባቸው በዘራህባቸው በብዙ ምክንያት ወደ ራስ በላይ ጥቅም ማምጣት እንዳለብህ ሁሌ መሰማት ያለበት ነገር ስለሆነ። ሰውን በገበያ ላይ መደራደር በራሱ ላይ ያለውን አካሄድ ያለውን እይታ በብዙ መልክ እንዴ ዳስ ትክክል መቻል ስላለበት በብዙ ምክንያት። እንደ ደካደር ካደረገው ብዙ ምክንያት እንድትቆጣ ልትል የሚያደርግብህ በራሴ ነህ ከልተደራደርክ በብዙ በብርህ እንድትጓዳ ስለሚያደርግ በዛ ልክ። መረዳት ስለማያስፈልግም ዛሬ ብዙ ጥሩ ተጠቃሚ ነገሮችን ስለማግኘት ስለምትችል እና በገበያ መዳደር ጥሩና መልካም ነው ስለሆነ። እና በዛ ላይ ጥሩ እይታ ጥሩ አስተሳሰብ ጥሩ ነገሮች በራስህ ላይ እይታዎች መብዛት ስላለብህም እዛ እንድትጨምር እንዲያደርግህ እንደምትገቡበት ስላለ ሁሌም ደግሞ በቃ መደራደር ጥሩ ነው ብዬ ስለማምንም ጭምር ስለሆነ ሁሌ እደራደራለሁ ማለት ነው። እና መደራደር እችላለሁ ሁሌ እደራደራለው መደራደር ደግሞ ትቆኛል

አዎ የመንግስት በጀት ነው። አዎ አሰራር አለው ምክንያቱም በጀትን በመቆጠብ አስፈላጊ ነገሮችን በመታዘብ ስንት ያህል ይጠቅማል ስንት ያህል ይጎዳል የሚል መልሶች ለመመለስ የሚያስችሉ አቅሞች በመፍጠር በሁኔታውን ግንዛቤ ግንዛቤ በመውሰድ ወደ ትልልቅ መውሰድ የሚያስችል አቅሞች በእንዴት በምን የሚል መልካም አስተሳሰብን ወደ ትልቅ የሚወስድ አቅሞችን መፍጠር ይህንን ግድ ነው። በጀት አስተዳድራለሁ የሚለውን አዎ አስተዳድራለሁ። ነገሮችን እታዘባለሁ ነገሮችን በመታዘብ አሸን ወደ ትልቅ ደረጃ መውሰድ የሚያስችል አቅሞችን በመፍጠር ወደ ትልቅ ደረጃ የሚያስቡን አቅሞችን በመፍጠር የሚያስችሉ ሁሉ አደርጋለሁ ብዬ አስባለሁ ይሄንን የሚያደርገው ደግሞ ራሴን በተለይ ሁኔታ ማጥናት የሚያስችለኝ አነስተኛ ማጥናት በዚህ መስራት የሚያስፈልገው እና በተለይ ወደ ትልቅ ድርጅት ለመውሰድ የቻልኩት ለማድረግ እኔም ዝግጁ ነኝ

እኔ የምወደው ሳንድዊች ሳንድዊች ይመንጫኛል ሁሌም ያው በቻልኩትን የምወደው መክሰስ ሳንድዊች እመርጣለሁ። ሳንድዊች የምመርጠው ጠቃሚ ነው ብዬ ስለማምን እና የህይወቴን አስፈላጊ ነው ብዬ ስለማምን። ሁሌ በቻልኩትን ስለምጠቀም ወደ ጥቅሜ ስመጣ ይህንን ነገር በቻልኩት ለመሳደግ ሞክሬያለሁና። የኔ የምወደው እሱ ነው

አዎ አካባቢዬን በጣም ነው የምወደው አካባቢዬን ሰላም የበዛበት ፍቅር የበዛበት የድሃ ስፍር ነው። ሁሌም የማህበራዊ ነገሮችን ረስ ተቀራርበን ከሰፈር ጓደኞቻችን ተቀባ ተቀራርበን ያለው ነገር ተከፋፍለን ተካፍለን ስለምንበላ በፍቅር በደስታ ሰዎችን በፍቅር ነው እምንይዘው በፍቅር ነው እምንኖረው። ይህንን ነገር ሁሌ በምንኖረው ሰዓት እኛ ቅድሚያ የምንሰጠው ፍቅር ነው ሰው ነው። ይሄንን በማክበር በራሳችን ላይ ጥሩ የሆነ እይታ በየራሳችን ስንት ያህል ፍቅር እንዳለን የምናሳይበት ዋና ነገር ስለሆነ በቻልነው በየድላችን በየፍቅራችን ጸጋ ደስታን እምንማርበት ነገር ነው። በሌላኛው አካባቢያችን አምንወደው ዋናው ነገር ቤተክርስቲያን ቅርብ ስለሆነ ቤተክርስቲያን ላይም ብዙ አትክልት ብዙ ደስ እሚል የግብርና አትክልቶችም የበዛበት ቦታ ነው። በዛ ልክ ስትሄድ ዛሬ ተናፍሰህ ንፋስህን ወስደህ ታግሰህ ተደስተህ ለራስህ የቻልከውን ሁሉ መደሰት ብለህ ስለምትጀምረው በድብርት አትጀምርም ጭንቀት አይዝህም። ደስ የሚል ስሜት እየተሰማህ ነው። ሁሌም እምትጀምረው ከሰፈሮቹ ጓደኞች ጋር ብዙ ጥላ መጥላት ጥላት የለም። ሁሌም በፍቅር ነው እምኖረው ይሄንን ስለሆነ በጣም ነው እምወደው። እንዋደዳለን ሶ ያ ሰፈር አካባቢን የምትወደው ስትፋቀር ስትዋደድ ነው። ከሁላቸው ተጣልተህ ከሆንክ ግን የምትወድበት ነገር ላይኖር ይችላል ማለት ነው። ዋናው አካባቢህን መውደድ የሚያስችለን ዋና በቃ ደሞ ከሰፈሮችን የቻልክበት በቻልክበት ደረጃ ላይ ተፋቅረህ ተደስተህ የምታረግ ከሆነ ግን በራስህ ላይየምታሳፍር የምታሳርፈው ቆንጆ አሻራ ከሰፈሮቹ ጋ ጥሩ ግንኙነት ትፈጥራለህ በዛ ሰዓት ላይ። አንተ እሚፈጠርብህ አንድ ያላስፈላጊ ብሄቨር ፀባዮችም ሌላም በማውጣት ጥሩ የሆነ ግንኙነት በመፍጠር በራስህ ላይ ጥሩ የሆነ አስተሳሰብ ትገነባለህ። ጥሩ መከባበርን ትወጣለህ አልየትን ትመርጣለህ። በዛ ልክ ህይወትህም ጥሩ የሆነ አናናር ታደርግና የሆነ አካባቢህን የምትዋደድበት ጥሩ የሆነ እድልን ትፈጥራለህ። በዛ ልክ ስትዋደድ ደሞ ጥሩ የሆነ ነገሮችን ይፈጠራል። እና አሁን እንዋደዳለን እወዳታ በአካባቢው ደግሞ በጣም ነው እምወደው በጣም ነው እምንከባበረው። በዛ ልክ ነው የምንከባበረው ከምንገልጸው በላይ ስለምንከባበር ደሞ ራሳችን ጥቅማችን እናከብራለን ማለቴ ነው።

አዎ። አዎ የጎርቤት ድምጽ አዎ በጣም ነው የምሰማው። ከፊቴም በላይ ደግሞ በጎኔ ላይ ያለው ነጠላ መንደቅ። ነጠላ መንደቅ ላይ የሚሰማ ድምጽ አለ። እዛ ላይ እንዳጠላ እንዳጠላ ነው መሰለኝ እንዳጠላ መሆኑን። ሲጠጡ የሚያሰሙት ድምጽ አለ የሚያረብሽ። ይሄንን ሰው ስል ሲሰራም በዛ ልክ እኔን ላይ እየረበሸኝ ነው። እና በጎርብቶች ድምጽ ላይ ሁሌም ይሰማል በጎረበታችን ያለው ድምፆችን እንረበሻለን ማለት ነው። እዛ ላይ ስራቸው እንዳጣላ ቤት ስለሆነ እዛ ሳወሩ ሲከራከሩ የተለያዩ የቦለቲካም ይሁን የሌላ ወሬዎች ሲያወሩ እዚህ ላይ በደንብ ነው የሚሰማው። ሲሰማ ደግሞ ይረብሽብሃል እንደዚህ ኦንላይን ስራ ስትሰራ ስለን ስራ እየሰራሁኝ ሁሌ ድምጽ ይገባብኝ ነበረ። እና እንደዛ ነው እንደዛ ልክ ስለነበረ ነው የምነግርህ። እና አዎ ይሰማኛል ይመጣል

የስራ ቦታ ጓደኛ አለህ የሚለው ጥያቄ አዎ ድሮ ነበረኝ። ድሮ የምሰራበት ስራ ቤት ሁላችንም ጓደኞች ነበሩን። አሁን ላይ ደግሞ ትንሽ ከእኔ እድሜያቸው ገፋ ያሉት ነው አብዛኛዎቹ። እኔ ያለኝ ጓደኛ ብዙ ጓደኞቼ አይደሉም ግን ሁላችንም እንደ ጓደኛ በመቀራረብ ያለኝ ቀረቤታ ከእነሱ ጥሩ የሆነ ቀረቤታ ነው ያለኝ። እና ሁላችንም እያወራሁኝ የድርሰትን ባለን አቅሞች የሁሉ ያለው ነገሮችን በመካፈል በራሳችን እና የጥሩ የሆነ እንድትፈተን የምናደርግባቸው ስራዎች አሉ። ግን እኔ ጓደኛ የምላቸው ግን በዛ ላይ አለ የትል ነው። ምክንያቱም በእኔ ወደኛ የነበረባቸው የድም ስራ። የድም ስራቸው ብዙ ቆይተዋል። በብዙ መልክ ስትጠይቃቸው እንደዚህ ያህል ይሄን ያህል የኔ የሆነበት የነበረብን አንዳንድ ነገሮችን እንድናይ አድርጎናል የስራ ቦታ እንደዚህ አይነት ነው እና የስራ ጓደኛ የለኝም ማለት ይቻላል። ምክንያቱም የምሰራበት አሁን ነው የገባሁት። አንድ አመቴ ሊያደርግ አንድ ሁለት ቀን ይቀርብኛል በዛ ሰዓት ደግሞ እዛ ሰዓት ስሄድ እዛ ቅጥር ስቀጠር ማለት ነው። የመጀመሪያ ነው የተቀጠርኩኝ አንድ አመት ሊሞላብኝ ነው ከሁለት ወር በኋላ ማለት ነው። እዛ ላይ የነበረብኝ ግንኙነት እነሳቸው እሳቸው የብዙ ልምድ የነበረባቸው ነው። ይሄ ደግሞ አሁን ነው የገባሁት በዛ ልክ ስለሆነ። የስራ ቦታ የስራ ጓደኞች ልሆን አልችልም ምክንያቱም በእድሜም በብዙ ይበልጡኛል ልምዳቸው ብዙ ቆይተዋል። እኔ የሄድኩት አንድ አመቴ ነው። እና እንደዛ ስለሆነ የስራ ቦታ ጓደኛ አለህ የሚለው እኔ የለኝም ማለቴ ነው። እንደዛ ስለነበረ ነው ምክንያቱም ጓደኛ የሚኖረህ እድሜም እኩል ስትሆን ነው። ጓደኛ የምትሆነው እንጂ። ትልቅ ሲሆኑ ትንሽ ያስቸግራል። እና በዛ ድካም ግን ሁላቸው ቀረቤታዬ ጥሩና መልካም ግንኙነት ነው። ያለኝ ከሁላቸውም ምን ተጣልቼም አኩርፌም አላውቅም መልካም የሆነ ግንኙነት አለኝ። ስራ ላይ ደግሞ ተባብረን ተጋግዘን ስለምንሰራ ልክ እንደ ጓደኞች ማለት ይቻላል።

የቤት እቃዬ ደረጃ አለኝ አልጋ አለኝ መንጠፌ አለኝ አንድ ሁለት የሆነ አንሶላ አለኝ። ኮሪደር ሎከር ወይም ደግሞ ሎከር የሚባል አለ ወንበር አለኝ። ባዞ የሚባል አለኝ ባል ጎማ አለኝ። ደስተዎች አለኝ ቢያቶች አሉኝ። ይሄ እንትን መያዣ የበርበሬ መያዣ አለኝ የሽሮም መያዣ አለኝ። ይሄ ውሃ ውሃ ይሄ ውሃ በሊትር በሃይላንድ የሚሸጠውን እሱም በብዙዎች አስጠቀምባታለሁ። ጫማ መሞጫዬን አለኝ። የሆነ ቦክስ የሆነች ቦክስ ነገር የሆነች አለችኝ እሳ ደግሞ እንደቻልኩትን የምጠቀማት አለችኝ። ከዛ አልፎ ወይ ምድጃ አለኝ። ምድጃ የምሰነክትበት የሆነ ወጥ ድራማ የሚሰራበት በዚህ ምክንያቱም ራሴ ስለምሰራ ስም አለኝ። ይሄ የማደርገው ራሴን በመቀየር ስለምፈልግ በተለይ መጠኖች ራሴን እንድችል ለራሴ ላይ ፈተናዎችን ማለፍ እንደምችል ለመሳየት ያክል ነው። ይሄን ሁሉ አለኝ ከዛ ሆኖ ደግሞ የሳይት ክፍያ የምጠቀምባት አለችኝ። እሷ ደግሞ ሳይት ስሄድ በደንብ አድርጋ ከሳት ከታህይ የምትጠብቀኝ ሰው ሆነች በቻልኩትና እጠቀማታለሁ እጠቀማታለሁ። ከዛ አልፎ የምትጠቀመው ባሌ ባሌላ ባልጎማ መያዣ ደግሞ ሁለት ሞቶ ሰባ ሊትር መያዥ የሚችል ጎማም አለኝ። ሶ አብዛኛው መቀሌ ላይ ውሃ እጠፋለሁ ዝም ብላ በየ እስከ አንድ ወር ከአንድ ወር በላይ ስለምትቆይ ውሃ መጣራቀሚያ አለኝ ማለት ነው። ከዛ አልፎ ደግሞ በሀቤል ላይ ይሄ ሮቶ ምናምን አለች ሮቶ ደግሞ ሁሌም ውሃ ስለምጠፋ እዛ ላይ ከዛ ተጠቅሜ ውሃ ስለማያልቅብኝ ሁሌ ነው የምጠቀመው ማለት ነው። ሌላ የማጠቀምባቸው ዲቫይንደርም አለኝ። ዲቫይንደር ቴሌቪዥን ምናምን ስሰካበት በተለያየ ሁኔታ ስለምጠቀመው በዛ ላይ የምጠቀመው አንዳንድ ነገሮች አለኝ። እና ሁሉም እቃዎች ሳውሊን እንደዛ ልክ ከዛ አልፎ ደግሞ ሽንኩርት መክተፊያ ሽንኩር መክተፊያ ትናሿም አለችኝ። መክተ የምትፈጭ ደግሞ አለችኝ ዛሬ አስገብ ቆራርጠህ አስገብተህ ከራሷ ላይ እንትን የምታደርግም አለችኝ እሷ በቅርብ ሰዓት ነው የገዛኋት ደግሞ ለብዙ ነገር ነው የምጠቀምባት። ሽንኩርት መክተፍ በጣም ነው የሚደብረኝ በጣም ያስደክመኛል ያሰለቸኛል። እንደዛ እንዳይሰለቸኝ የምታደርጉብኝ ብዬ ሁለት ሺህ አምስት መቶ ነው የገዛኋት መሰለኝ እዛ ነው። እና እንደዚህ እንደዚህ ያለ እቃዎችን አሉኝ። ይህን እቃዎችን ደግሞ በብዙ ሁኔታ ራሴን እንድጠቀምበት ብዬ የገዛሁት ስለሆን እና በዛ ልክ ላይ ነው የምጠቀመው ማለት ነው

አዎ። አዎ ወሳኝ ከሆነ የሚያስፈልገው ነገር በጣም አስፈላጊ ነገር ኢንፎርሜሽን ከሆነ ማለቴ ደውዬ ስልክም እንቢ ቢለኝ ወይ ደግሞ የሆነ ጥፌ ማየት ካልቻለ በዛ በቦይስ ሪከርድ በድምጽ ላይ ማርኬ ምልክበት ነገሮች በብዙ አድርጌያለሁ። ይህን የምረግበት የማደርግበት ደግሞ እኔ በሌለበት ይህን ሀሳቤ መስማት ሳለበት ብዬ ባትሆንኩኝ ለዛ አድርጌ ነበር ሳደርግ ነበር። አብዛኛው ደግሞ ማስታወስ በዛ ጥናት ላይ ያለን የምጠቀመው የነበረው አንድ ነገር እዛ እንደዛ አድርገን እ ሰውየው ሲያየው ስልኩን ቢእምቢ ላይ ማንሳት ሲያቅተው። እንደዛ አድርገህ ልኬለት እስቲ አየው ሲደውልልኝ እንዲደውልልኝና ሌላ ነገር እ እ ሀሳብ መድረስ ስላለበት ይሄንን ሀሳብ ለማድረስ የቻልኩትን ስጠቀም አስፈላጊ ነው ብዬ ሳም ሳ ሳምን ይሄንን አደርጋለሁ ማለት ነው። የድምጥ መልእክት ሪከርድ አድርጌ መልእክቱን በዛ አድርገህ ልኬ እሱ ላይ መድረስ ስላለበት ግዴታውን በዛ ልክ አደርጋለሁ። እ ይሄንን ያደረኩበት ሰዓት በብዙ ነው ገና